ስነ ጥበብ ትወዳለህ? የሚለው ጥያቄ ያው በጣም ግልጽ ነው እኔ ስነ ጥበብ በጣም እወዳለሁ። ማለት ስነጥብ አንድ የሀገር የሀገር ገቢን ያሳድጋል። ምክንያቱም ጥበብ በብዙ ነገሮች እናያለን በሀገራችን ክፍል ጥበብ ለምሳሌ በአክሱም ብናየው በጣም የሚገርምጠው ያለባቸው ናቸው። የጥሮ የአክሱም ጊዜ ነበረ። አክሱም በጣም ትልቅ በነበረበት ጊዜ እስከ የመን ድረስ እስከ ሳውዲ አረቢያ ድረስ ባህር ተሻግሮ ቀን ባህር ተሻግሮ ተወሚያስታጣ ጥርዛ የነበር ንግስታችን በጣም ትልቅ ጥበብ ነበራቸው በጣም ትልቅ እድገት ነበራቸው። ግብያቸው በወርቅ ነበር በወርቅ ሳንቲም የሚገርም ነበር። እና የነሱም ጥፍር ስናይ እኔ አሁን ያውልትም ስናየው በሚገርም ጥበብ ነው የተሰራው። ማለት ትግል ልጅ የሚባል ነበረበት ዘመን ፈጠረ በነበረበት ዘመን እነሱ በጣም የሚገርም ሀዋልት ሰርተው አንጸው ያቆሙት በጣም ጠበበች ጠበበች ናቸውና። የሚሰራቸው ቅርጻ ቅርጽ ብናያቸው በጣም የሚገርም ነው። ከመሬት በታች ብዙ ከተማዎችን ሰርተዋል። የኪነ ህንፃ ያላቸው እርግጠኛ ብዙ ጥበብ ጠጠብ ነው ብዙ ነገሮች ይሰሩ ነበርና። የነሱም ስነጥብ ደግሞ አሁን አሁን ያለው ትውልድ በቃ ሊተካ አልቻለም። ምክንያቱም ምን እንደሆነ በጣም ከባድ ነገር ነውና። በውስጥ ውስጥ ስንት ከተማች ነበሩ በውስጥ ስንት መንገዶች ነበሩ። በጣም በሚቀረው ሁኔታ ደግሞ የቀጠመው ውበት አቀማመጥ ሰርተት ነበር የሚገርመው ነገር ግን የሀውልት ነው ሀውልት በጣም ቅርብ በጣም ላይ መጣሁ። ሲመጣ ደግሞ በ በምን እንደሆነ ብዙ ግልጽ አያስቆምጠውም ያው አንዳንዴ በትላልቆቹ የእንስሳ ነው የመጣው ወይም በለሎ በጣም የሚገርምተው ተጠቅሞ ተጠቅሞ ሰው በሃይል ሰው በመሸከም ነው። ያመጣሁት እና ከሩቅ ኪሎሜትር ነው ማለት ከሁለት ሶስት ኪሎሜትር የሚርቅ ቦታ ነው ያመጣሁት። እና እንዴት አስቆሙት የሚል ደግሞ የነሱን ጥበብ ተክልበት በጣም ይከብዳል ለማሰብ ለራሱ ይከብዳል። አሁን እንኳን በአሁን ጊዜ እንኳን በክሬን ተጠቅመህ ምናምን ተጠቅመህ ብዙ ማሽኖት ተጠቅመህ ለማስቆም በጣም ብዙ ጥረት ተደርጎ ነው የተ የተ የተተከለውም እሱን ማለት ከጣሊያን የመጣው ሀውልት አንድ ማለት ነው። ስለዚህ በጣም የሚገርም ቅርጽ ነው ለምሳሌ አሁን እያየነው ያለው የአብራው አዝዋው ቅርብ ቤተክርስቲያን አለ ሁሉም የተፈለገ ድንጋይ ነው የነሱም ጥስብ ምን ላይ እንደነበረ በጣም ማለት ያስታውቃል። ነገሮችን በጣም ማለት አለመድነቅ አይቻልም። ብቻ ሳይሆን ለምን እነሱ ቢኖር አሁን እኛ እንደዚህ እንወድቅ ነበር። አሁን ግን የነሱ ጥበብ ያ ዙም ሁሉ አልቆ አሁን እኛስ እንዴት እየለበስን እንገኛለን እና ለምንድነው ከእነሱ ያልወረስነው? ወይም እነሱ በደንብ አላስተላልፈውም ማለት ነው። በቃውትም የሚል አንዱ ጥያቄ አለ የብዙ ስትያይ እሱ የብዙ ሰው ጥያቄ ነው ስለዚህ ወቅሩ ቤተክርስቲያኖች ብናያቸው አብራባስ በኋላ እንዲህ ቢገርም ነው። ብዙ የውቅረ ጨርቆስ አለ በጣም የግራ አልታ አሁንም አንተ አለ በጣም በትልቁ ተራራ ነው የተሰራው። ብዙዎች አሉ እዛ በተምቢያን ቤተክርስቲያኖች ብዙ አሉ የተዋቀሙት። አሁን ደግሞ ትናንሽ ልጆቼ ደግሞ ከእነሱ ተምሮ ትንሽ እየሞከርነው እና ጥሩ ነገር ነው። ስለዚህ እኔ በቃ ጥበብ ሲባል በነሱ ነው የቀረው ድሮ ብዙ ጥበብ ተጠቅሞ ይሰር ነበር አሁን የላሊበላ ጥበብ እንዴ ላሊበላ በጣም የሚገርም ነው። በቃ ሙሉ በሙሉ በቃ ከድንጋይ ነው የተፈለፈለው ከድንጋይ አለት ነው። የሚገርም ነው ከላይ ሆነ ስጣ መስቀል ነው የሚያሳየው የእምነታችን ማለት ነው። የክርስቲያን እምነት እና ማለት ስንት አመት ቢወስድ ነው እንደዚህ የተሰራው ማለት ምንም ነገር ሳይሆን የሚገርም ነው። በቃ ምንም አይነት ተጨማሪ ሌላ ከውጭ ሳያመጡ ማለት የምድግፈው አምድ ራሱ ተገዳሚ ነው። አምድ ራሱ ነው የሚሆነው ስለዚህ። ማለት እነዚህ ጥበብ በቃ ኢትዮጵያ በጣም የተባረከች ሀገር ምዳ ነበረች በጣም የሆነ ትላልቅ ሰዎች እንደነበራት ነው የሚሳየው። እና ያሁኑ ትውልድ ግን ዝም ብሎ ራሱን እኮ አሰርቶ መተዳደር የማይችል በጦርነት የሚያምን ትውልድ ሆኗልና። ራስህን ራስህን በመጋጨት ማለት ያን ያህል ጥበብ አልፈው አሁን የመገዳደል ጥበብ ነው ያለው እዚህ ሀገር ላይ።

ምን አይነት ጫማ ትወዳለህ? የሚለው ያው እኔ የምወደው ጫማ ነው ያው ብራንድ የሆነ ጫማ ነው ማለት ጥራት ያለው ጫማ ማለት ልክ አለ። ናይክ የሆነ ጫማ ናይኮና ሳይዝን ተለቅ ያለ ማለት እኔ ሰፊ ስር ስር የማያደርግ ሰፊ ስር ስለማያደርግ ተደቂያ ለጫማ ነው የምወደው። እናይኪ የሆነ አዲዳስ የሆነ አዲዳስን በነጭ ቢሆን ናይክ ደሞ በጥቁርና ነጭ ማርማ ነጭ አይነት ቢሆን ሌላኛው ደግሞ ያው ያው ጆርዳን ጆርዳን ነው ደሞ የሆነ ፒንክ ከለር ያለው ማለት ነው። ማለት ጥቁርም ባይሆንም ለጭም ባይሆንም ትንሽ ከእነሱ ጎላ ያላለ ማለት ነው። ስለዚህ ያ ጫማ ደግሞ ያው ጥራት ያለው ጫማ የምወደው ደግሞ ምክንያት ነው አንደኛ ለእግሬን በጣም መቼት እንዲሰጠኝ ነው። የዋጋው ችግር የዋጋው ነገር ችግር የለውም ማለት ነው። መጀመሪያ ያው ለራስህ ያልሆንክ ነገር እኔው ለራሴ መሆን ነው የምወደው ራሴን እንዲመቸኝ እፈልጋለሁ ራሴን ሳልተመቸኝ እንዴት አድርገህ እነራለሁና ለራሴ ምቻትን ይጨነቃሉና ሁሉ የደህና ደህና የሆነ ጫማዎችን ነው የምገዛው። በዚህ ልት ደግሞ እኔ ኦንላይን ነው የምገዛቸው ምክንያቱም ኦንላይን ያሉ ጫማቸው በጣም ጥራት ያላቸው ናቸው። ዋጋቸው ደግሞ ከዚህ በድኳን የሚሸጡ ማለት ትንሽ ይቀንሳሉ ምክንያቱም እዚህ ላይ የቤት ክራይ ይጨምራሉ ማለት ቤት ክራይ ተከራይቶ ስለሚነግድ ማለት ነው። እዛ ላይ ኦንላይን ግን በዚህ የሚከፍላቸው ነገር ስለሌለ አምጥተው ወደዚህ መላክ ስለሆነ እኔ በኦንላይን ነው የሚያዝዘውና የኦንላይን ጫማዎች እንደውም በጣም ጥራት አላቸው። በዛ ልክ ደግሞ በጣም ማለት የፈለከው አይነት የፈለከው ነገር ቀለም የፈለከው ነገር ጥራት ያለው ጫማ። ከነ መጠሪያውን ከነሱ ላይክ አይከፈለክ ናይክ ጫማ በትልቅ በትንሽ ሳይዝ በትልቅ ሳይዝ በኋላም አይነት ሳይዝ ማለት ከምታደርጋቸው ሱሪ የሚሄዱ ጫማዎች ነው እዛ ላይ የሚ የሚገኝ ኦንላይን ደግሞ አንድ ተማኝነት በጣም ጥሩ ነው። በዛ ልክ አብዛኛው ከአማዞን ምናምን ስለሚመጣ ከአሊባባ የተያያዝናቸውና አለምየደረሰበት የተክኖል ልጅ ፈጠራ ተጠቅመው ገበያቸው ያሻሽጣሉና እኔም ከእነርሱ አንድ ተጠቃሚ ነኝ። ያው በቅርብ ደግሞ ራሴን የሆነ የኦንላይን ግብይት መጠራጠሪያ ከፍቼ ጫማዎችን ይሸጣሉ እና እና ማለት ጫማ ጥሩ ነገር ነው። ብዙ ሰዎችም ማለት ጥሩ መኪና ባይኖሩን ጥሩ ጫማ መኖር ይኖርብሃል ብለው አንዳንዴ ይቀልዳልና እኔ እንደቀልዳለሁ ትክክል ናቸው። ብዙ መንገድ ሰው ጋር አለ ከሰው ጋር እብረ የምትሉበት ቦታ የሆነው ጫማ ስለሆነ ሴቶች ደግሞ በአሁኑ ሰዓት አብዛኛው ነው ያው ያው ዝቅ ብለህ ጫማ እንደማየው ምክንያቱም ጥሩ ጫማ የተጫማ ልጅ ማለት እንደ ጥሩ ነው የሚያስቡ ግን እንደሱ ሳይሆን ግን ስትተልባቸው ሁሉ ጥር ጫማ የተጫማ ልጅ ነው። ጥር አስተሳሰብ አለው ለሰው ልጅ ጥር ያስባል ማለት አይደለም ስንትን ሌባም አለው ስልንትን የማይረባም አለ። አብዛኛውን ቀን ብናያቸው ጥሩ ጫማ የሚለው ስጡ ዝም ብሎ ወይም ሌባ ነው ወይም የሆነ ያልተማረ ነገር አየው ነው እና። በዚህ ልክ ነው ማሰብ ያለብን ስለዚህ የሴቶች አስተሳሰብ ግን ወደ ጫማ ነው የምወርደው። የሆነ ጥራት ያለው ጫማ ካደረግን አይገው ወይ አዲዳስ ዝቅ ብለው ነው ወይ እግርህ ነው የሚያየው? ምን እንደሆነ እኔ እንጃ ግን በግልጽ የሚናገር አንዳንዴ በቃ ሴቶች በጫማ ነው የምሞዝንህ ምናምን ነው የሚል እኔ በጣም ያስቀኛል ይገርመኛል። በዚህ ልክ እንዴ ያው አንዳንዴ ደግሞ እውነታቸው ነው የምትለው ማለት ጥሩ ስትለሱልን ነገር ያምርብሃልና ያው የማያትህን ደግሞ ሁሉም ሰው መብት አለው ምንም የሚያስገድደው ነገር የለም። የአይን ነገር የሚያግድ ነገር የለም እና በዚህ ደረጃ ነው እኔ የምወስደው። በጣም ማለት ጥሩ ጥሩ ነገሮችን መልበስ አለብን። ልክ ጫማውን እንደተናገርኩት ጫማችን ነው እኔ ደግሞ ጫማ የማደርገው ነው የማቅለው ሰዎች ያውረው የሚሄዱ። ቀለሙ ሊሆን ይችላል ያው ብራ ያው ጥራት ሊሆን ይችላል አይቼ ነው የምለው ሰው ነው። ለዚህ

የተበላሸ ነገር ማስተካከል ትችላለህ የሚለው በደንብ ነው። ለምን ምክንያትም እኔ ችሎታ አለኝ፣ አቅም አለኝ፣ ተምሬያለሁ። እያነበብኩም ቢሆንም ማስተካከል እፈልጋለሁ። ለምሳሌ ላፕቶፕ ይበላሻል። አንዳንዴ እኔ የምጠቀምበት ላፕቶፕ ማለት ነው። ስለዚህ የተበላሸ ላፕቶፕ እንዴት ነው ማስተካከል ያለብኝ ብዬ፣ ብዙ ነገር አሁን ብዙ አክሰስ አለ። ብዙ ማለት በቲክቶክም ተጠቅመህ፣ ዩቲዩብን ተጠቅመህ ብዙ ቲቶር አለ በጣም፣ አስተማሪያዎችም አሉና። ከእነሱ ወስደህ ደግሞ ማስተካከል አቅም ይኖርሃል። ግን ያው እንደዚህ ስታደርግ ግን ትዕግስት ያስፈልግሃልና ታጋሽ መሆን አለብህ። እኔም ደግሞ ታጋሽ ነኝ። ማለት የሚጠቅመኝ ነገር ከሆነ ለምን ሃያ አራት ሰዓት አይወስድም፣ ምንም አልተኛም በቃ፣ እንቅልፍ አይወስደኝም፣ እሰራለሁ። ለማስተካከል እሞክራለሁ። ከዛም ደግሞ ሪፈር ማለት ወደ የሚችሉ ልጆች አሉ። ወደ እነሱም በመደወልም እውቀትም ትንሽ ከእነሱም በመውሰድ ለማስተካከልም እፈልጋለሁ። ያው ለምሳሌ ሞባይል የሰቲንግ ሞባይል ሲበላሽ የሆነ ሰአቱን ትክክል ላይ ላይሆን ይችላል። የማውራት ችግር ሊኖረው ይችላል። የድምጽ ጥራትም ሊበላሽ ይችላል እና ያው ሰቲንግ ገብቼ ሁሉም ነገር እዛ ስላለ እያነበብኩ አስተካክላለሁ። አብዛኛው ሰው ግን ያው ነገሮችን ሲበላሽ በጣም ይደናገጣል። ይሄ እኮ አልችለውም እኮ፣ ይሄ እኮ የኔ ሙያ አይደለም ምናምን ይላሉ። ወዳጄ በሙያ አይደለም ሁሉ ነገር የሚስተካከለው ዋናው ነገር ድፍረት ነው የሚያስፈልገው ድፍረት እና ውሳኔ። እዛ ሁለቱም ካሉ በቃ ነገሮችን ማስተካከል ይችላል። ለምን ማለት አስር አመት የተማረ ሙያ ያለው ሰው እኮ ማስተካከል የማይችልበት በ የሆነ ማለት አስበው እንዴት መሰራት አለበት ብሎ ትንሽ አምብበው እኮ የሚያስተካክሉ አሉ። ስለዚህ የሚያስፈልገው ምንድነው ተናሻስነት ነው። ተናሻሽነት እና በዛም ላይ ደግሞ ያንተ አቅም፣ የማንበብ አቅምህን፣ የመረዳት አቅምህን፣ የመገንዘብ አቅምህን በቃ ትኩረት ያስፈልጋል። የተባላሸው ነገር በትኩረት ማየት በዛም ላይ ደግሞ ያው አሪፍ የሆነ ውሳኔ ለማስተላለፍም ይረዳል ዘንድ ነው የሚያደርገውና። እኔም ደግሞ እዛ ላይ ታጋሽ እሆናለሁ። በደንብ የተበላሸው ውስጡ ነገር በደንብ ደጋግሜ ነው የማየው ከመጀመሬ በፊት፣ መነሻውን የተባላሸበት መነሻውን ምንድነው ብልሽትስ ምን ያህል ነው በእኔ አቅም ይሰራል ወይ ብዬ መገም እገመግማለሁ ከዛ ደግሞ ያው ከእኔ አቅም ካልሆነ ከእኔ አቅም በላይ ከሆነ ያው ምንም ደግሜ ማበላሸት አልፈልግም ወደ ማለት ትንሽ ከፍ ከኔ በላይ ያለ ሰው ወስጄ ነው ማስተካከለውና በራሴ አቅም የሚስተካከል ከሆነ ግን ለምን ሃያ አራት ሰዓትም አይወስደኝም። ቁጭ ብዬ ከሌላ ወጪ አውጥቼ የማስተካክለው ራሴን እዛ ላይ ጊዜን ወስጄ ማስተካከል ነው የምፈልገው። ምክንያቱም አንድ ደግሞ ራስህን የሰራሀው ነገር ደግሞ ተመልሶ አይበላሽምና በራሴ ማስተካከል ነው የምፈልገው። ለምሳሌ በአሁን ሰዓት የሆነ ላፖቶፖ ተበላሽብኝ ብለህ ወደ ጥገና ብትወስደው እዛ ጥገና ላይ እንደገና አበላሽቶ ነው የሚልክልህ ወይም የሆነ እቃ ይሰርቁልሃል። ማለት ብዙ ነገሮች ነው ያለው በአሁን ሰዓት በጣም ሰው ታማኝ አይደለምና እቃህን እንዳይጠፋ ከፈለክ ደግሞ እንዳይበላሽብህ ካልፈለክ ለምን ጊዜህን ወስደህ ራስህን አታስተካክለውም ብዬ ነው እኔ የምወስደው እና በአሁኑ ሰዓት እኔ የሆነ ሞባይል ይበላሽ፣ ላፖቶፖ ይበላሽ፣ የሆነ ነገር ቲቪ ይበላሽ ጊዜ ወስጄ ነው ራሴን እያነበብኩ የማስተካክለው እንጂ ወደ ጥገና ቤት ከወሰድኩ ግን ስንት ነገሮችን ይሰርቃሉ ስንት ነገሮችን አበላሽቶ እንደገና ሌላ ወጪን እንዲያወጣም ያስገድደኛልና በዛ ልክ ነው እኔ የማስበው አናም የማስተካክለው ማለት ንብረት ብቻ አይደለም የሚበላሸው ባይዘወይ ሀሳብም ሊበላሽ የአስተሳሰብህን ሀሳብ ሊበላሽ ይችላል እና በዛ ልክም ያ ነገር ደግሞ እኔ ማስተካከል እፈልጋለሁ። ምክንያቱም ሀሳብ አንዴ ከተበላሸ በጣም ከባድ ስለሆነ ገና እያለ እርምጃ ወስደህ ማስተካከል ነው የአስተሳሰብህን ችግር ሊኖር ይችላል። የሆነ ነገር የውሳኔ ችግር ሊሆን ሊኖርህ ይችላል እና በዛ ልክ ነው መውሰድ ያለብን ብዬ ነው እኔ የማስበውና በዚህ ደረጃ እዚ እኔም በዚህ ደረጃ የሚያስቡ ልጆች አሉ። በጣም አንድ የተበላሸ ነገር በማስተካከል የሚታወቁ ልጆች አሉ። በኔቸር በተፈጥሮ የተሰጣቸው ጸጋ አላቸው እና እነሱም እኔ በጣም አድናቂ ነኝ። ዝሮ ዝሮ እኔ ራሴ ነው

ጠዋት በስራ ምን? ታደርጋለህ የሚለው ያው እንደሚታወቀው ጠዋት ለስራ ከመሄዴ በፊት መጀመሪያ። ከተኛሁበት አልጋ ላይ ከመነሳቴ በፊት። ጸሎት አደርጋለሁ በሰላም ስላደርኩኝ ተመስገን ብዬ በሰላም እንዳሰደርከኝ በሰላም አውለኝ የሚል ጸሎታ አድርሼ። ከዛ በኋላ ይነሳሉና የአካል እንቅስቃሴ አደርጋለሁ ለሠላሳ ደቂቃ የሚያክል። ምክንያቱም ያው ማለት ተኝቼ ስላደርኩ መፍታታት አለብኝ። የደም ስርጭትም እንዲስተካከል የአካል ብቃቴን ቅርጼን ትክክለኛ እንዲሆን ቦርጬን እንዲያጠፋ እንቅስቃሴ ማድረግ አለብኝ። ምክንያቱም ለጤናዬም ደቂቃ መስጠት ስላለብኝ ሰላሳ ደቂቃ ያህል እሰራለሁ ቤቴ ላይም በውስጥ ቤቴ ማለት ነው። ቀለል ቀለል ያለው ፑሻፕ ቀለል ቀለል ያለ የገመድ መዝለል ቀለል ቀለል ያለ የብረት መንሳት ደምፕል የሚል ነው። እነዚህ ከሰራሁ በኋላ ደግሞ ያው ስለሚያልበኝ መታጣብ አለብኝ። ያው ሻወር ወስጄ ቤተክርስቲያንም ደርሼ እመለሳለሁና ከዛ በኋላ ያለው የቁርስ ነው። ቁርስ ደግሞ ያው ቀለል ያለ ቁርስ። ጾም ከሆነ ያው እንደሚታወቀው ትንሽ የሆነ የጾም ነገሮችን አትክልት ምናምን በልቼ አቮካዳ ምናምን ተጥቼ ነው የምሄደው። የፍስክ ከሆነ ደግሞ ወተት በዳቦ ልጄን እሞላውላና ቀለል ያለ ቁርስ ነው የሚበላው። ከዛ በኋላ ያለው ደግሞ ወደ ስራየ እሄዳለሁ። ስራ ላይ ስሄድ ደግሞ ያው ስራየን ከመሄድ በፊት መጀመሪያ ምን እንደሚሰራ ማቀድ አለብኝ የቀን እቅድ የሚባል አለው። የስድስት ወር እንዳለ ሆኖ ቀን ደሞ አለው። የእቅዴን ካወቅኩ በኋላ ዛሬ ምን መስራት እንዳለብኝ። ለምሳሌ የሆነ እኔ ለምሳሌ የምሰራው ቤቴን ሆኜ የኦንላይን ስራ ስለሚሰራ። ምንም አለቃ የለኝም አለቃዬን ማለት የተሰጠሁት ስራ በአግባቡ ሰርቼ በሰአትም ማስረከብ ስለሆነ ሰአቴን በአግባብ መጠቀም ነው። ምክንያቱም የትርጉም ስራ ስለምሰራው የሚገባበት ሰዓት አለ ሁሉ ሶስት ሰዓት ነው የሚገባው። ሶስት ሰዓት ሲገባ ደግሞ ያው ዋይፋይ ቼክ አድርጌ ላብቶፔን ቼክ አድርጌ በደንብ ቻርጅ አድርጌ መብራት እንዳትጠፋብኝ ነው የምጠብቀው እዛ ላይ የሚጠብቀው ማለት ሰው እስከሚገባ ማለት ከውጭ ያለው ሰው ስለሚሰራ ማለት ነው። በዛ ላይ ደግሞ እዛ ቤት እንደዛ ሲያደርግ ነው ምንም መጫጫታ መኖር የለበትም። ከውስጥም ከውጭም ቤት ውስጥ ብቻየን ነው የምሆነው። ስለዚህ ማንም እንዳይገባ ሰው አስጠናቅቃለሁ ከዛ በኋላ ደግሞ ያለ ነገሮችን ደግሞ ስራዬን በአግባቡ እንድጀምር ይረዳኛል ማለት ነው። ስለዚህ በዛ ልክ ደግሞ እንደ ስራ እንዲዘጋጅ ነው አንዳንድ ነገሮችን ማንበብ አለብኝ። ምክንያቱም ለስራዬ በጣም አጋዥ የሆኑ አንዳንድ ነገሮችን ከውጪ ዜጋ አደል ስለምንናገረው። እንግሊዘኛ ቋንቋ ለእንግሊዘኛ የሚደግፍን አዳዲስ ቋንቋ አዳዲስ ቃላቶችን እሰበስባለሁ። ከዛ በኋላ ከሰበሰብኩ ደግሞ ያው ከገባልኝ ስራዬን እጀምራለሁ። ዝርዝር ከእሱ ስለሚመጣኝ ስራውን መጠበቅ ነው የኔ ስራ እና በዚህ ልክ ነው እኔ ስራዬን የጥራት ስራዬን የምጀምረው። ስለዚህ ሁላችን የጠዋት ስራችን ስንጀምር መጀመሪያ አካላችን መጥራት አለብን ቁርስ መብላት አለብን። ከዛ አልፈን ደግሞ የምንሰራበት በቀን ማወቅ አለብን መለየት አለብን። መዘርጋት አለብን አላማችን ምን እንደሆነ ምን ምን መስራት እንዳለብን ማለት የሚጠቅሙ ስራዎችን መስራት አለብን። ዝም ብለን የማይጠቅም ነገር መስራት የለብንም። ለህይወታችን የሚጠቅም በህይወታችን ለውጥ ለመምጣት አደብ ብሎ ደግሞ ለራሳችን ተጠቅመን ደግሞ ለቤተሰባችን የምናግዝበት ስራ ነው። መስራት ያለብን እንጂ አንዳንዴ በአንድ አይነት ስራ መቀጠል የለብንም። ምክንያቱም በህይወትህ ላይ ያው ስራውን መጀመሪያ ጥሩ ነው። ግን ለውጥ የማያመጣ የማያመጣበት ከሆነ። እሱን ትተህ ሌላ መስራት ነው ምንም የሚለው። እንደ ግዴታ አይደለም የሆነ በአንድ ስራ ሁሉ ነገር የምታሳልፈው እና እኔ እንደዛ ነው የማምነው። በአዲስ ቀን አንዴ ስራ ለማግኘት ነው የምጥረው ሁሌ ጠዋት ጠዋት አዳዲስ ነገሮችን አስባለሁ። ከእነዚህ ያሰብኳቸው ነገሮችን ደግሞ መሞክር ነው። ዝም ብዬ ማስብ ሳይሆን እሞክራቸዋለሁ በድፍረት ምንም የማፍርበት ምክንያት የለም። ምክንያቱም ሁሉም ነገር መጀመሪያ ተሳስተህ ወደ ትክክለኛ ቦታ መሄድ ስለሚቻል። መሳሳታችን እንደ ስህተት ማሰብ ያለብን። አንዳንድ ሰዎችን ለምን ከተሳሳትኩት ሰው ይስቀኛል ምናምን ይላሉ። ለምን? ገደል አያስገባህም ምክንያቱም ከስህተት መማር ነው ዋና ነገር

እሳት ማንደር ትችላለህ? የሚለው ያው ኢሄ ቀላል ነገር ነው። እሳት ማንደድ የማይችል ሰው አለ እንዴ? እሳት ማንደድ የሚቻለው አኮ በብዙ ነገሮች ነው። ለምሳሌ በገጠር ላይ ስንሄድ እዛ አነድ ነበርና መጀመሪያ ላይ ያው እንጨት ነው የምትቀረው እንጨቱን በጣም ለብቻውን ማንደድ ከባድ ስለሚሆን ያው ትንሽ ተቀጣጣይ ነገር ደቀቅ ደቀቅ ያለ ነገሮችን ነው ማስቀረብ ያለብን። በዛም ላይ ልክ ደግሞ የሆነ ካርቶን ምናምን ካለ ወይም ወረቀት መጨመር እንደ አንድ ማቀጣጠያ ነው የሚያሆነው። ያው ትንሽ ጊዜ ይወስዳል ግን አንዳንዳችሁ ነዳጅ ይጠቀማልሉ። ከባድ ነው እሱእንኳ በአሁኑ ሰዓት በጣም ከባድ ስለሆነ ከዛ ያው በክርቢት አድርገህ መጠቀም መጫር ነው ክርቢቱን ጭረህ መለኮስ ነው ሌላ ምንም ነገር የለውም። ስለዚህ አንዳንድ ሰዎች ደግሞ ያው ጭሱን አይናቸው በጣም ስለሚማያቸው በጣም ይፈራሉ፤ ይደነገጣሉ፤ ግን ጭስ እንዳይመጣብህ አደረገህ ማንደድ ትችላለህ። አንዱ የንፋሱን አቅጣጫ ማየት ነው ንፋሱን ወዴት ነው የሚለው ሀሳብ ስለዚህ ንፋሱም ለምሳሌ ወደ ምዕራብ ከሆነ አንተ በስተምስራቅ ነው መሆን ያለብህ እና ጭሱ ወደ ምዕራብ ነው የሚሄደው ስለዚህ አንትን አያገኝህም። እንደዚህ አድርገን ነው መለኮስ ያለብን። እና ለምሳሌ በከተማ ላይ ስንመጣ ደግሞ አብዛኛው በኤሌክትሪክ ላይ ደግሞ እንትን የሚያደርጉት ነዳጅ ማለት ነው ከሰሉ ከሰል አስቀምጠው እዛ ላይ ኤሌክትሪክ ያቀጣጥላል ግን ይሄ ስህተት ነው አንዱ ለምድጃውን ለስቶቩም በጣም ጥሩ ነገር አያስመጣምና ከባድ ነገር ነው ሊቀጣጠል ይችላል። ኤሌትሪክ ከተቀጣጠለ ደግሞ ብዙ አደጋዎቾን ሊያደርስ ስለሚችል መጠንቀቅአለብን። አብዛኛዎቹም የማያቸው እንደዚህ እያደረጉ ነው የሚያቀጣጥሉት። ግን በቀላል ነገር ያው ክርቢትም ተጠቅመን ወረቀትን አርገን ከታች ከወረቀትና ካርቶን አምጥተን ያው ከሰሉ ከላይ አድርገን በማቀጣጠያ በፌርሜሎ ማለት ነው መስራት ይቻላል። ስለዚህ ለምንድን ነው ማለት የሆነ ብዙ የሚያስጨንቅ ነገር አይደለም። ማለት ቀለል ያለ ስራ ስለሆነ ያው እሳቱን አንድደን ደግሞ ያው ወደ ጥቅሙን መቀየር አለብን ለምሳሌ ወጥ ለመስራት ከሆነ ወጥ መስራት ነው። እንጀራ ለመጋገር ከሆነ እንጀራ መጋገር ነው። አብዛኛው ሰው እሳት ማቀጣጠል ወይም ማንደድ በጣም ብዙ እንደ ትልቅ ችግር ያየዋል በተለይ ሴቶች በጣም እንዴ ፊቴን ያበላሸኛል እኮ የሆነ ጭሱ እኮ ያናዳል እኮእንዴት ብዬ ነው ብለው ዝም ብለው ይቆዮና ትዳር ከመሰረቱ በኋላ ግን በጣም ይከብዳቸዋል። ራሳቸው ማለት ቡናም ለማፍላት ችራሽ ይቸገራሉ። ቡናም ለመጣጣትም እየፈለጉ እሳትን ማንደድ ባለመቻላቸው ዝም ብለው ይውላሉ። ሰው እጠበቁ ወይም ሰራተኛ እየጠበቁ ስለዚህ እንደ ሰው ልጅ ሁሉ መቻል ኑራችን ያቀላል። እኔ በዛ ነው የማስበውና እኔም እኮ እንደዛ እል ነበር ማለት እኔ እሳት ማንደድ በጣም እቸገር ነበር ያስጠላኝ ነበር ሆኖም ግን ብቻ መኖር ስጀምር ግን የግድ መቻል ስላለብኝ ምክንያት ብቻዬን ስለምኖር አሁን በጣም እችላለሁ። ሁሉም ነገር ራሴ ነው የምሰራው እና እሳቴን አቀጣጥዬ አንድጄ በጣም ጥሩ የሆነ ወጥ እሰራለሁ። ጥሩ የሆነ ወጥ አፈላበታለሁ እና ዞሮዞሮ በገጠር ነው እንጂ በከተማ ቀላል ነው እንዳልኩት ማቴሪያሎቹንም ሁሉ አለ። ብዙዎቹም ግብአቶች አሉ። እነዚህ ግብአቶችን ተጠቅመው ምንድን ነው? ምንም የሚከብድ ነገር የለም። በኤሌክትሪኩም ቢሆን በጥንቃቄ በምድጃው አድርገን መስራት እንችላለን። ብዙ የሚካበድ ነገር የለውም እኔ በዛ ደረጃ ነው ምወስደውና ስለዚህ እሳት ማንደድ ስናነድ የሆነ የሚያቀጥለን ነገር አለው የሚነጥሩ አሉ። ከሰሉ ከሰሉ ነጥሮ ፊታችንም ያቃጥላል። በርግጥ ከባድ ነው። አሁንም ግን ጥንቃቄ ማለት ርቀታችን ጠብቀን መስራት ስላለብን ነው እንጂ መቃጠል ያቃጥላል። በጣም አስቸጋሪ ነው። ሆኖም ጥንቃቄ ያስፈልጋል። እና በዛ በጥንቃቄ መሰረት መስራት ይቻላል ብዬ ነው የማስበው እኔና በዚህ ልክ ብዙ የከብድ ነገር አይደለም በተለይ ለሴቶች በጣም ቀላል ነው። ሁሌ ቡናም ስለሚያፈሉ። እና ሲያፈሉ ደግሞ በከሰል ነው የሚያፈሉትም። ማቀጣጠል ለነሱም በጣም ከባድ ነገር አይሆንም እና ለኔም ቢሆን እንደነሱ እችላለሁ የሚቸግር ነገር የለውም። ያው ውሳኔ ካለ፤ ተነሳሽነት ካለ የማይቻል ነገር የለም ሁሉ ነገር

የምትወደው ከተማ የት ነው የሚለው? ማለት ብዙ ከተሞችን እወዳለሁ ከውስጥ ከክልላችንም ከሀገራችንም ከአፍሪካም ከአለም ያሉ ከተማዎችን ማለት። በ ለምሳሌ በአፍሪካ ካየን በ በምራቅ በምስራቅ አፍሪካም ብዙ የሚወድድ ከተማችሁ አለ። ለምሳሌ ከክልላችን እንጀምር እኔ በትግራይ ክልል ነው ያለሁት በትግራይ ክልል ደግሞ በጣም የምወደው ከተማ መቀለ ከተማ ነው። መቀለ ከተማ እንደሚታወቀው በጣም ቆንጆ ከተማ ደስ የሚለው ነው። በጣም ብዙ ስራ አለበት። ስራ የምገኝበት ነው ከዛ ላይ ደግሞ የፍቅር ከተማ ነው። በዛ በተጨማሪ ደግሞ ብዙ ስራዎችም የሚገኝበት ከተማ ነው አሁንም እንኳን ትንሽ ተቀዛቀዟል በሁኔታው ምክንያት። ስለዚህ ከትግራይ ክልል አንዱ መቀሌ ከተማ እወዳታለሁ የአየሩም ሁኔታውን በጣም ደስ ይላል ይመቻል። እና በዛ ልክ ደግሞ በጣም ተወዳች ከተማ ነው። ወደ ወደ ሀገራችን ከተማዎች ስንሄድ ደግሞ ባህርዳር ከተማ አለ ባህርዳር ከተማ እንደሚታወቀው በጣና ሀይቅ ተኮብ ያለ ከተማ ነው። በጢስ አባይ የተከበበ ከተማ ነው። በጣም ውብ ከተማ ነው። እንደ ስሙም በባህር የተከበበ ነው ባህር ዳር ባህር ዳር ላይ ያለ ነው። እና እኔ በጣም ደስ የሚለኝ ከተማ ባህር ዳር ነው። ሄጄም አይቼዋለሁ ጎብኝቼዋለሁ። በጣም የሚገርም ከተማ ነው። ስለዚህ በእሱ ልክ ደግሞ ብንሄድ ደሞ በጣም ብዙ የአሳ ስጋ የተመገብኩት እዛ ነው ወይ ወይ ዛት ጢስ አባይ ደግሞ ዋኝተናልና በጣም በቃ ደስ የሚል ጊዜ ያሳለፍኩበት ከተማ ነው። ከተማውን በጣም ጽድ ነው። አየሩን ደስ ይላል። የሚገርም የሚስብ ለአይን ማራኪ የሆነ አትኩልትቶች አሉት በጫሎች በዛ ላይ ደግሞ በጣም ብዙ ነገሮችን የሚታይበት ነውና። እኔ በጣም ደስተኛ ነኝ ያን ከተማ ማየቴ። ሌላኛው ደግሞ አዲስ አበባ ነው እንደሚታወቀው አዲስ አበባ የአፍሪካ መዲና ነው የኢትዮጵያ መዲና ነው። በጣም ብዙ ባህል እና ብዙ ብሄር ያለባት ከተማ ናት። ስለዚህ ባህላችን ልጅ እናታችን ብሄራችን ውበት እስከ ሆነ ድረስ ያን አክብረን መሄዳችን በጣም ጥሩ ነገር ነውና። ተካባብሮ ተወደው ተፋቅሮ የሚኖርባት ከተማ አዲስ አበባ ናት። አዲስ አበባ የፍቅር ከተማ ናት። በጣም የምትገርም ናት ስለዚህ በዚህ ደረጃ ነው የምወደው እወዳታለሁ። ስለዚህ ወደ ምስራቅ ከአፍሪካ ስንሄድ ደግሞ እንደ ናይሮቢያ ያአሉ ከተሞች አሉ በጣም ቆንጆ ቆንጆ የሆኑ ከተማዎች አሉ። ለአይን ማራኪን የሆኖኑ በጣም ከአለም ደረጃ የሚወዳደሩ ጽዱ ከተማዎች ናቸው። እነ ኪጋሊ ርዋንዳ ም አሉ ስለዚህ በዚህ ደረጃ ነው ማየት ያለብን። ሌላኛው ደግሞ ስንሄድ ደግሞ ወደ አውሮፓ ስንሄድ ደግሞ በጣም ደስ የሚል ከተሞች አሉ ልክ እንደ ፓሪስ ያሉ ከተሞች ፊል ታወር የታጀቡ ከተሞች ናቸው። ለመዝናኛ ለቱሪስት በጣም ሳቢ የሆኑ ወደ ሮም ስንሄድ ደግሞ ሮም ደግሞ በጣም ታሪካዊ ከተማ ከመሆኑ የተነሳ በጣም አዝናኝ የሆነ የታሪክ ህይወት ያለው በጣም ብዙ ሮም ማለት የአለም ስልጣኔ የነበረበት ነው። አሁንም በጣም ከምን ደስ ከሚሉ ከተሞች አንዱ ሮም ነው። ሌላኛው ለንደን ነው በእንግሊዝ ላይ ለንደን የሚገኘው እንግሊዝ ለንደን በጣም ትልቅ ከተማ ነው። የአርሴናል መጋረኛ መገኘት ነው እኔ የምደግፈው እኔ የምወደው ክለብ አርሰናል መጋኛ መገኘት ነው ስሜን ለንደኑ የነ ቼልሲ መገኛ ነው የቶተናም ሆትስፐር መገኛ ከተማ ነው። ስለዚህ ለንደን በጣም ውብ እና ጽዱ በቴክኖሎጂ የታጀበ በጣም የሚገርም ከተማ ነው። ሌላኛው ደግሞ ስፔን ላይ ስንሄድ ደግሞ ባርሴሎና ነው ባርሴሎና እንደሚታወቀው የባርሳ ክለብን መገኘት ነው። ሌኔር አንዴር ሜሲ አንዴሮ ሮናሊንዲኖ በቸው የተጫወትበት ክለብ ያው ባርሳ ውስጥ ነው የሚገኘው። እና ባርሳ ደግሞ በቃ በጣም ታሪካዊ ከተማ እና በጣም እድገት ኢንዱስትሪው በጣም ከፍ ያለ ነው ብዙ የቱሪስቶች ማዕቀል የፍሰት ማዕከል ነውና። በጣም ተወዳጅ ከተማ ነው። እኔ በሱ በኩል እወደዋለሁ። በሌላም ደገሞ ብራዚል የሲኒቨስ ጅኒዮር ነው ሬድ ነው ሬድ ነው በጣም የሚገርም ከተማ ነው። ለመዝናናት ብዙ ሰው ነው ወደዚህ የሚፈስበት በጣም ጥልቅ ከተማ ነው። ደስ የሚል ባህል አላቸው። አብዛኛዎቹ የኳስ ተጫዋቾች መገኛ ሀገር ነው እንደ ኳስ እንደባህላቸው የምወስደው ሀገሮች ናቸው። እና በጣም ደስ የሚሉ

ገመድ መጠቀም ታውቃለህ ገመድ ተጠቅሜ አውቃለሁ ማለት ገመድ ለብዙ ነገሮች እጠቀማለሁ። በስራችን ላይ ለምሳሌ ሳይት ላይ ስለምሰራ ሳይታችን ያው አደገኛ አጥር ለማጠር ገመድ እንጠቀማለን ለክተን ማለት በማሰር የሆነ ማለት የሆነ ከብት እና እንስሳ ላይ እንዳይገባ ወይም ሰው ደግሞ ተሳስቶ እንዳይገባ ገመድ አድርገን በቀይ ምልክት አድርገን አስረን ነው የምናደርገው። እና ያው ገመድ ለብዙ ነገሮች እንጠቀማለን። ያው የሆነ ማለት ከውስጥ ለማውጣት ደግሞ ወገመድ ተጠቅመን ነው የምናወጣው። እዛ ያለው እንጨት ሊሆን ይችላል ወይም የሆነ የተሰበረ ነገር ሊሆን ይችላል። ብዙ ነገሮችን ሊብረት ሊሆን ይችላል በገመድ ነው የምናወጣው። ሌላኛው ደግሞ ገመድ የምትጠቀምበት ያው ስፖርት ለመስራት ጠዋትም ለመዝለል ይጠቀምበታለሁ። ስለዚህ በዚህ ልክ ነው ማየት ያለብን ብዬ ነው የማስበው። እና ገመድ በጣም ዘርፎ ብዙ ጥቅም አለው። በተለይ በኮንስትራክሽን ላይ በህንፃ ግንባታ ላይ በጣም ትላልቅ ነገሮችን ለማሳብ ለማሳር ማለት እንትን ለማስራት ኮሎኑን ለማስቆም። ደግሞ አንጻሩን ሁሉም ነገር በገመድ ነው የምንለካውና ማለት ሜትሮ መጠቀም ይቻላል ከሆነ ግን ከመድ ብቅ ለብዙ ነገሮች ግብአቶችን ለማሰር ለመውጣት ልክ እንደ እንትን ለመጠቀም አሁን ስለሚጠቅመን ገመድ በጣም ጥሩ ነገር ነው። ስለዚህ በተለይ ደግሞ ለስፖርት እንቅስቃሴ ጠዋት ጠዋት ለመዝላል እጠቀምበታለሁ። ያው አብዛኛው ሰው ደግሞ ገመድ ያው በተለይ በጎች የመሸጡ ሰዎች ገመድ በዛ አስሮ በሬም በገመድ ነው የሚታሰረው። በግብርና ዘርፍ ያሉ ሰዎች በገጠር ያሉ ሰዎች ነው የሚጠቅማቸው። ክብቶች ለማሰር ወይም ለሆነ ፍየልን አስረል ለማሰር ሊሆን ይችላል። ወይም ግመልን ማስበድ ማስበድ ይችላል ወይም ለመጫና ለመጫኛ ለአህያም ለምናምን የሚጠቅም ስለሆነ። በዚህ ላይ ነው መግለጽ የምፈልገው እኔ

የቴክኖሎጂ ችግር ሲያጋጥም ምን ታደርጋለህ? የሚለው እኔ የቴክኖሎጂ ችግር ሲያጋጥመኝ መጀመሪያ መረጋጋት ነው ያለብኝ ራሴንም መቋቋም እንዳለብኝ ራሴንም መረጋጋት እንዳለብኝ ነው የማስበው እና ከዛም አልፎ ደግሞ ያው ችግሩ ምን እንደሆነ ለማወቅ ማየት አለብኝ። የተበላሸም ነበር ነገር የቴክኖሎጂ ችግር ምን ላይ እንደሆነ ማወቅ አለብኝ ያ ነገር ሲያጋጥም ደግሞ ወደ መፍትሄ መሄድ ነው። ቴክኖሎጂን ያው ማለት ከባድ ነገር እንደሆነ ይገባኛል። ግን ከባድ ነገር የሚባል ነገር የለም። ማለት ለሁሉም መፍትሄ በሁሉም ቦታ አለ። ማለት አሁን የ ሁሉም ነገር ተጠቃሚ ከሆንክ የማህበራዊ ሚዲያ ባግባቡ ምትጠቀም ከሆነ መፍትሄውን እዛ ላይ አለ። እና ያው እዛ ላይ እፈላልገህ። ብዙ የተጻፈ አሉ ብዙ በቲቶሪ የተሰጡ አሉ በአማርኛ ሊሆን ይችላል በእንግሊዘኛ በሁሉም በትግርኛ አለ በሁሉም ቋንቋ አለ። ስለዚህ እዛ ላይ ገብተህ ትምህርት መውሰድ ነው በቃ የሱን ችግር እንዴት መፍታት እንዳለብኝ። ችግሩ ደግሞ ምን እንዳይ ላይ እንደሆነ ለማወቅ ለምሳሌ ኤ አይን በመጠቀም ኤ አይን በመጠየቅ መፍትሄው ልታገኘው ትችላለህ። ችግሩ ምን እንደሆነ እዛ ማወቅ ትችላለህ። ስለዚህ በአሁን ጊዜ ዝም ብለህ መጽሐፍ ማንበብ ምናምን አያስፈልግም። ዝም ብለህ ወደ ጥገና ቤትም መሯሯጥ አያስፈልግም። ቤትን ቁጭ ብለህ ዋይፋይን ተጠቅመህ ስማርትፎንህን ተጠቅመህ ወይም ላፕቶፕችን ተጠቅመህ መስራት የሚቻልበት ጊዜ ነው። ስለዚህ ወይም እገዛ የሚያስፈልገው አይደለም ለየሆነ ሰው መጠየቅ ምናምን በምን የለም የምጠይቀው ኤአይ አለ በቃ። ቻት ጂቢቲ አለ ዲፕሲክ አለ። በጣም ብዙ መፍትሄዎች አሉ እነዚህን ተጠቅመን ስራችን በአግባቡ መፍታት መስራት እንችላለን። ያጋጠሙንን የቴክኖሎጂ ችግሮችን ማወቅ እንችላለን። ያ ካወቅን ደግሞ መፍትሄውን ደግሞ በምን እንደው የሚያስቀምጥ ኤ አይ አለ። ስለዚህ እንደዚህ አይነት ነው መስራት ያለብን እንጂ ዝም ብለን የሆነ ጓደኛ ሊያቃል እና ወደ እሱ ልሂድ ልለምነው። ሻይ ልጋብዘው ወይም ብር ልክፈልበት ብለህ ወጪ በወጪ መሆን የለብህም። ወዳጄ በቃ በጣም አዋቂ መሆን አለብህ በጣም ጠንካራ መሆን አለብህ። በጣም ጎበዝ መሆን አለብህ። አለም ላይ የደረሰበት ሁኔታዎችን ማወቅ አለብህ። የሆነ ነገር ስትፈልግ ወደ ኤአይን መሄድ ነው እንጂ ወደ ሰው መሄድ አያስፈልግም። አሁን ሰው ዋጋ የለውም ትርጉም የሌለው ሆኗል። ምክንያቱም የሰው ስራ ኤአይ ተክተው የሚሰራ መጥቷል። በቃ ኤአይን እየሰራሁ ነው ሁሉ ነገር ስለዚህ የቴክኖሎጂ ችግር ሲያጋጥመኝ ኤአይን ሁሉ ነገር ይፈትልሃል። ስለዚህ ኤአይን ተጠቅመህ ያ ኤአይን የሚነግርህ አድርገህ መፍታት ነው። ምንም ይሄም ወደ ላይ ወደ ታች የሚያስኬድ ነገር የለም። ወደ ጎን ወደ ሌላ ነገር የሚያስኬድ ነገር የለም። እና አሁን ችግሮችን ኤአይ ኤአይን በጣም ብዙ ነገር እየፈታ ነው። ማለት እንደምናየው ብዙ ነገሮችን የህክምናዎችም ሳይቀር እየሰራ ነው እንደነርሱ ነው። ብዙ ነገር እንደ አካውንታንት ሆነ ደግሞ እንደ ሂሳም መዘዋወር ዘውረድም እየሰራ ነው። የጽዳት ሰራተኛ ሆኖ ኤአይን እየሰራ ነው። በጣም ሚገርም ስራዎችን እየያዘ ነው። ስለዚህ አሁንም የምንቀርጸው ድምጽ እኮ ለሱ ነው። እንደዚህ እንደዚህ አይነት ቴክኖሎጂ ችግሮች ሲያጋጥሙ ለመፍታት ነው። ሌላ ምንም አይነት ትርጉም የለውም። ምክንያቱም ይሄ ድምጽ ወዲያውኑ ወደ ኤአይ ተቀይሮ የቴክኖሎጂ ችግር ችግር ሲያጋጥም በአማርኛ እንዲፈታለት በእንግሊዘኛም የሚፈልግ ካለ በእንግሊዘኛ በትግርኛ የሚፈልግ ካለ በትግርኛ በኦሮምኛ ሚፈልግ ካለም ደግሞ በኦሮምኛ እንዲፈታለት ነው። እየተዘጋጀ ያለ እና መንቃት አለብን ትውልድ እንደ አዲስ ትውልድ ነገሮችን እየተቀያየርነው። ስለዚህ አሁን የቴክኖሎጂ የተማረ ሰው አለ ብለህ ወደ እሱ ምሯሯጥ አያስፈልግም። በቃ ቁጭ ብለህ ቤቱን ያ ሰው ታገኘዋለህ በቃ ስልክ መደወል አያስፈልግህም። የሆነ ማስታወቂያ ማስነበብ አይስፈልግህም። እና ቤቱህ ቁጭ ብለህ ያ ችግር የገጠመህ በመጠየቅ በቃ ከአንተ የሚጠበቀው ምንድነው ከእኔ የሚጠበቀው ምንድነው? የአጠያየቁ እንዴት ነው መጠየቅ ያለብን። ብለህ ማወቅ ነው። በቃ ይሄ ደግሞ ያው ከአንዱ የተማረ ሰው ምንም የሚከብደው ነገር ስላልሆነ እኔም አይከብደኝም። የቴክኖሎጂ ችግር ሲያጋጥመኝ እንዴት ብዬ ነው ጠይቄ መፍትሄ እንደሚሰጠኝ ራሴን አውቃለሁ። ስለዚህ እንደዚህ ያሉ ነገሮችን ሲያጋጥሙን ሁሌ ወደ ኤአይን ነው እንጂ ወደ ሰው መሯሯጥ የለብንም። ወደ ሰው ስንሯሯጥ ነው ጊዜያችንን ምንገለው

በባህላችሁ ሰርግ እንዴት ይከናወናል የሚለውን እንደሚታወቀው ያው በኢትዮጵያ ባህል ሰርግ በጣም ብዙ ሰርጎችን ይሰረጋሉ፤። ከነዋናውና ከዛ በኋላ ያለው ነገሮች እንደውም መጀመሪያ ያው በባላችን መሰረት ያው ሽምግልና ነው የሚላከው ያው ይሄው ልጃችሁ ሽማግሌ ይሄዳሉ በገጠር ከሄድነው በእግሩ ማለት ነው በእግሩ ምንም ሳይታወቁ ሁለቱም ልጆቹም ሁለት ልጆቹ ልጃችሁ ለልጃችን ስለፈለግናት ልትሰጡን ብለው ሽምግልና ይሄዳልና ያው በወግ መሰረት ይለምናሉ ቄስ አለ ጥላልቅ ሰው ትላልቅ ሰዎች አሉ በእድሜ የገፉ ማለት ነው። ከዛ በኋላ ደግሞ ይነጋገራሉ የትውልድ ምናምን ይቆጠራል ዘመድ እንዳይኖር ያው የሆነ በባህሉ ማለት እሱ እንኳን ብዙ መጥራት የማልፈልገው ምክንያቱም ስለማልል ግን አብዛኛው ግን በቃ ዝምድና እንዳይኖር መጀመሪያ ቁጠራ ይደረጋል የዝምድና ቆጠራ እስከ ሰባተኛ ከሆነ ምንም ችግር የለውም። ለትዳር ይሆናል አይ በቃ እኛም አስበን እንነግራችኋለን ተማክረም ከቤተሰብ ተው ብለው የመጀመሪያ ሽንግልና ይመለሳልና ከዛ በኋላ ደግሞ መልክት ይላካል። ያላችሁን ተቀብለናል ይላሉ ከዛ ተመልሰው ይሄዳሉ ለምስገና ማለት ነው ስለተቀበላችሁ እናመሰግናለን እናንተ ትላልቅ ሰዎች ናችሁ እኛም ከእናንተም ለትዳር መውሰው ስለ ስለፈለግን መጣመር ስለፈለግን ነው። እና ለተደረገልን በጥያቄው መስራችንን እናመሰግናለን ብለው በግ እና አርቄ ጠጅ ወትሮ ማለት ነው እንደዚህ ተይዞ ይክሄድ ነበር በቀጠር ላይ አሁንም አለ። አሁን በከተማ ላይ ስንመጣ ግን በጣም ከባድ ነገር እየሆነ ነው። ምክንያቱም በአዲስ አበባም በመቀሌም እያየነው ያለነው በጣም የሚገርም ነው የ ባህላችን መሰረት ቁጭ የሆነው አሁን ከውጪ የመጣ ተጽዕኖ አለ። ያው ማለት ስድስት ወር ለማይቆይው ለማይቆይው የማይቆይ ትዳር እስከ አስር ሚሊየን ሃያ ሚሊየን ውጪ እየተደረገ ሰርግ እየተደረገ እየተደረገ ነው። በዛ ልክ ደግሞ የሀገር ሀብት እየወደመ ነው ምክንያቱም አስር ሰላሳ ሚሊዮን ማለት ሰርግ ላይ ሲውል በጣም ከባድ ነገር ነው ለአንድ ቀን ማለት ነው። ብዙ በሌላ በታ ስራ ሰርተን ስራ እድል ፈጥረን ብዙ ወጣት ወጣቶችን መደገፍ እየቻለን አሁን ግን በሰርግ ምክንያት ምናምን እየተባለ በጣም ብዙ ነገሮችን የሰው ስነ ልቦናም እየተጎዳ ነው። ምክንያቱም አንዱ ብዙ ሰርግ አውጥቶ ሲሰርግ ያኛው ደግሞ እኔ ምን አለብኝ ብሎ ተስፋ የሚቆርጠው ወደ ስደት የመጥፋት በፍቅር ያለማመን በቃ የሆነ በስጦታ ምናምን የሚያምን ትውልድ ነው እየተፈጠረ ያለው እና አሁን በቅርብ እያየነው ያለው ነው እንደዛ ነው። እና በጣም ማለት ከባህሉ የወጣ ሰርጎች ነው እየተደረገ ያለው በቃ በእኛ አካባቢ ያለው አጠቃላይ በኢትዮጵያ ያለው በጣም ማለት ትንሽ የሚከብድ ነው። የመዋዳደር ነው ያለው እንደ ባህል ሳይሆን አሁን የምወዳደር በሽታ አለው ሰው ከሰው ጋር ሲዋዳደር ነው ትልቅ በሽታ ስለሆነ ደግሞ በሰርግ ላይ በባህል ላይ በባህል ላይ ማሾፍ ነውና እኔ በጣም ደስተኛ አይደለሁም። በዚህ የሚከናወነው የሆነ ማለት እንደ መንግስት እኔ እንደ መንግስት አካል ቢሆን እርምጃ ውሰድ ነበር በቃ በባህል መሰረት መሆን አለበት ከባህላችን ውጪ የሌላ ሀገር ተጽዕኖ እያሳደረብን ነው። ምክንያቱም አንድ ደግሞ የማህበራዊ ሚዲያ ወይም ተጽዕኖዎች ልክ እንደ ቲክቶክ ያሉ ነገሮችን እያየነው ሰው እየሆነ ያለው ነው እና ስለዚህ በባህል መሰረት ድሮ እንደነበረ ነው እንጂ የመከናወን ያለበት አሁኑ በጣም የማህረብ ሰው ስነልቦና እየጎዳ ነው የመንግስት ኢኮኖሚ እያዛባ ነው። ብዙ ያልተፈለጉ ነገሮች ባህሎች እያዩ ነው የባህል ጥሰት እየታየ ነው። ከሃይማኖት ውጪ የሆኑ ነገሮች እየተደረጉ ነው። የወሲብ ትኩስ አሁን እያሳደገበት ነው። በጣም ማለት ብዙ ደሴ የማይል ነገሮችን ማለት የባድ ነገሮችን እየገቡ የተረከነውን ነው ወንድ ለወንድ የሆነ እየተጀመረበት ያለ ነው በአዲስ አበባ ላይ ስናየው በዚህም በመቀሌም ባለፈው ብዙ ነገሮችን በድብቅ ማለት ነው። ስለዚህ እነዚህ ነገሮች ወደዚህ የሚገባ ምንድነው? ያው ሰርጉ ማለት ትልቅ ሲሆን ሰው ወደ ተስፋ መቁረጥ ይሄዳል ወደ ያልተፈለገ የሌላ የባዕድ እንትን ያሳያል በጣም ከባድ ነው። ስለዚህ በባህል መሰረት ቢሆን ኖሮ ግን ሰው በትንሽ ትዳር መሰረቶ መኖር ይችላል። ማለት ብዙ ወጪ አይጠይቀውም

ሻማ መብራት ትወዳለህ? የሚለው ያው ሻማ እኔ ማብራት የምወደው ለዝክር ነው። ያው የሃይማኖት በዓላችን ለመዘከር ለምሳሌ አብር ሲሆን ስላሴ ሲሆን ሚካኤል ሲሆን ኪዳነምህረት ሲሆን ማርያም ሲሆን መድኃኒዓለም ሲሆን ነው። እንጂ ብዙ ወይም መብራት ከጠፋች መብራት ሻማ አበራለው። አለበለዚያ ግን ዝም ብሎ ጥቅም የለውም ምክንያቱም ለምን አወራዋለሁ ምክንያቱም ከተማ ነው የምኖረው። ከተማ ደግሞ በቂ የሆነ መብራት አለ። ያው ስትጠፋ ግን ሻማ አበራለሁ ምክንያቱም የግድ ነው። ጨለማ በጣም ማለት ጨለማ ሲሆን ወይ አንዳንድ ነገሮችም ወይ ወይ አይኖቼ በመብራት ሲያመኝ ሻማ ይሻላል ብዬ። ሻማ ላበራ እችላለሁና ከዚህ ውጪ ግን ሌላውን ያው የማበራበት ምክንያት የለም። ስለዚህ ሻማም ደግሞ ጉዳት አለው ስናበራ ምክንያቱም አንዴ ከልብሶች ከተነካካ ሊቀጣጠል ስለሚችል ጥንቃቄ ያስፈልጋል። እና በዚህ ልክ መንከባከብ አለብን ካለ በዚህ አገኘን በጣም ስለሚከብድ ማለት ነው። ስለዚህ አሁን ሻማ በጣም ማለት ውድም ባይሆንም ብዙ ጉዳት ሊያመጣ ይችላል። እንዳልኩት ከልብሶች ጋር ተያይዞ ሊያቀጣጥል ስለሚችል እኛ መጠንቀቅ ነው ያለበት። አብዛኛው ሰዎችን ብዙ ሻማ አብርቶ ይተኛልና ከዛ በኋላ ያለ ደግሞ ከልብስ ተነካክቶ ወይም የሆነ ቤንዚን ሊኖር ይችላል ወይም የሆነ ነዳጅ ነገር ሊያቀጣጥል ነገሮችን ሊኖር ይችላል እና ሙሉ ቤት የሚቃጠልበት ሙሉ ቤተሰብ ሚወድምበት። ነገሮች አሉ እኛ በዚህ ወር በደንብ አጋጥሞን ነበር። ባለፈው ሶስት አራት ወር ስለዚህ እኔ አንድ እሱን ነው የሚፈራው። ምክንያቱም ሻማ አብርቼም አልተኛም ካልጨረሰም ወይም አጠፋዋለሁ እንጂ አንዳንዴ ደግሞ የኋላ ቀር አስተሳሰብ አለ ያበራኸውን ሻማ ማጥፋት አይቻልም። ልክ እንዳልዘከርከው ነው የሚታሰበው የሚባል ነገር አለ እንደዚህ አይነት ነገር ስራ አይሰራም ወይም ሰዓትን ጠብቀህ መብራት አለብህ የመሰለበት ሰዓት የሚፈጅበት ይታወቃል ስለሆነ ማለት ነው። ስለዚህ አብዛኛው ሰው በጣም ነው ሚሸወደው ያው ሻማ አብርቶ ይተኛል ከዛ ያለው ሁሉም ነገር ያጣል። ወደ ድህነት ማማ ይሄዳል። ስለዚህ ሸማ ብዙ ጉዳቶች ስላሉ እኔ ማብራትን ብዙ አልወድም። ማበራው ከሆነ ደግሞ በቀን ነው ራሴን እያለሁ እንጂ አብርቼም ወጥቼም አላውቅም። ያው አብረቸም አልተኛም ምክንያቱም የሆነ ነገር ይፈጠራል ብዬ ስለምፈራ ማለት ነው። ስለዚህ የአብዛኛው ጭሆት ጭንቀት ማብራት ሸማ ማብራት ይፈልጋል ሆኖም ግን ሊያቃጥልለት ስለሚችል ብሎ ይፈራልና። ዋናው ነገሩ ሰዓትን ጠብቆ ማብራት ነው። የምትቆይበት ሰዓት ስለሚታወቅ ያው ራስህን ሰዓትን ይዘህ ሁሉም ነገርን በእቅድ መሆን አለበት ብዬ ነው እኔ የማስበው። እና በዚህ ልክ ደግሞ ማብራት አለብን ብዬ አስባለሁ።

በስራ ላይ ችግሮችህን ትፈታለህ? የሚለውን አዎ በደንብ ነው የምፈታው። ምክንያቱም እንደሚታወቀው በስራችን ላይ የሆነ ክፍተት ይፈጠራል እና ክፍተት ደግሞ ምንድነው በሰአት መግባት ነው። የሰው አስተዳደሩ እና የመሃንዲሶችን አለመግባባት ነው። ስለዚህ ሰዓት ሲገቡ አንድ አምስት ደቂቃ ምናምን ያሳልፋሉ። ምክንያቱም ብዙ ችግሮች አሉ። የሰው ልጅ ሙሉ አይደለም። እና ከዛ የሰው አይን ደግሞ በጣም ከባድናት እና ከሰአቱን በጣም በደሞዝ እየቆረጣቹ ምናምን አለመግባባት ይፈጠራሉ። መተላለቅ አለ። ስለዚህ ፈተናው እንዴት ነው ያው ሰዓትን መቆጣጠር አያስፈልግም። በቂ የሆነ 'ሪዝን' ካቀረበ በቃ ከደሞዙም መቁረጥ የለበትም ገብቶ። ውጤታማ ስራ መስራት ነው ያለበት እንጂ። ሰዓትን ከተቆጣጠሩም ግን በሰአት የምናስብ ከሆነ ገብተውም ሊተኛ ይችላል። ስለዚህ እንዴት ነው አንቺ ሰዓት ስለተቆጣጠረሽ ደግሞ ስለተቆረጠ የሚስተካከል ነገር የለም ወደ ሌላ ያልተፈለገ ስለሚሄድ ያው የምናስተካክለው ምንድነው በስራዓታችን በስራችን ውጤታማ መሆን አለብን። አለበለዚያ ግን ያልሆነ ማለት ትክክል ነው። ሰአትሽን መቆጣጠር ስራሽን ነው። ሆኖም ግን የሰው ልጅ ሙሉ አይደለንም። ወይም የትራንስፖርት ችግር ሊኖር ይችላል። ሊያጋጥመው ይችላል። ወይም ያ ሰው የሆነ በቤቱ የሆነ ችግር ሊኖረው ይችላል። እና መጀመሪያ ችግሮቻችንን መስማት ነው ያለብሽ። አለበለዚያ ግን ምንም ያው የሆነ የችግር ቃል ሰማሽ ዝም ብለሽ የራስሽን እርምጃ መውሰድ ግን ተገቢ አይደለም ብለን ነው እኔ የተናገርኳት እና በዛን ደግሞ እንደ ጥሩ ሀሳብ ተወስደው እናይባታለን። እናይበታለን ብላ ወስዳ ከእሷ ያሉ የምክትሏ ሌሎችም አሉት ተረረዳድተው አይበቃኝ አሁን ስለ ሰዓት ብዙ እኛም በራሳችሁ እንድትሞሩ ነው የምናደርገው። ማለት ለሰው ልጅ ጥበቃ ደግሞ ስለማይጠበቅ ማለት ተስማምተን ብንሰራ ለክብራችን ብለን ለብሄራችን ብለን ብንሰራ ማለት ጥሩ ስራ ከሰራን እኮ ለራሳችን ነው እናድጋለን። በዛ ልክ ብንሄድ ያለው ችግር ደግሞ ተነጋግረን እንሄዳለን በቃ በዛ ልክ ነው በዛ እንስማማለን አለች እና አሁን በቃ የሚያርፍ ነገር የለም። ሰው ሁሉ በስራውን ይገባል። በጣም በፍቅር እንኖራለን። የሆነ ችግር ቢኖር ተነጋግረን እንፈታለን። አንደኛው እና የሌላኛው ስራ ሸፋፍነን ሰርተን እንሄዳለን። ስለዚህ የሰው ልጅ ሲባል በምድር ላይ ሲመጣ ለብዙ ፈተና ስለሚመጣ ያ ፈተና ደግሞ ተባብረን ነው የምንወጣው። እንጂ ለአንዱ ነው የሚጠይቅ የሚሰጥ ሀላፊነት አይደለም። ስለዚህ በቃ እንደ ሰው ልጅ በቃ መተጋገዝ አለብን። የመተጋገዝ ባህላችን ማደግ አለበት። የመተጋገዝ ባህላችን ካደገ ደግሞ እኛንም አብረን እናድጋለን ችግሮቻችንን ደግሞ አብረን እንቀርፍለን። እንደዚህ ነው መሆን ያለብሽ እንጂ ያደጉ አገሮች እኮ እንደዚህ ነው ያደጉት። እኛ ግን ለምንድነው በቃ በምቀኝነት ነው ሁሉን ነገር ወደ መሬት የምናፍር የምናፈርጠው። ስለዚህ መሆን ያለበት ምንድነው ነገሮችን በቃ በመተባበር ነው ይነስም ይተልቅም በቃ በመግባባት ነው መሆን ያለበት። ለምን ዶክተር አይሆንም ለምን ፕሮፌሰር አይሆንም በቃ እንደ ሰው ነው ማሰብ ያለብን። በርግጥ ነው መከባበር ጥሩ ነገር ነው። ግን ሆኖም ግን አንዱ እየጨፈለቀ ሌላ እምታከብር ከሆነ ግን አንተ መጨፈልቅ አይቀርም የጊዜው ጉዳይ ነው እንጂ። ስለዚህ እኔ በሱ ነው የማምነው በሀሳብ በመረዳዳት። ነው የማምነው እንጂ። በሀብት ያለው ዝም ብለው ሆዱን ስላሰፋ አይደለም። ያው ሆዱን ማስፋቱ አንድ ትልቅ ነገር ምስጋና ቢሆንም አንድአንድ ሰዎች የሆነ ሆዳቸው ስለሰፋ ክብር የሚያገኙ የሚመስላቸው አሉ። ዋናው ነገር አስተሳሰብ ነው። ሰው ካከበርከው ነው የሚያከብርህ እንጂ ካላከበርከውም አንተም የማይቀር መውረድህም አይቀርም እና እኔ እንደዛ ነው የማስበው። የሰው ልጅ በመነጋገር ችግሩን መፍታት አለበት ብዬ ነው። የማስበው። ስለዚህ በዚህ ደረጃ እዚህ እኔ በጣም የምስማማበት ቦታ ቦታ ነው። አብዛኛው ደግሞ የተቸገሩ ነገሮችን ደግሞ በመርዳት እንደዚህ ደግሞ አንድ የችግሩ የችግሮች መፍትሄ ሊሆን ይችላል። በስራ ላይ ግን ያው ብዙ ስራዎችን ይበላሻሉ። ማለት በአቅም ማነስ ሊሆን ይችላል። በተለይ በኮንስትራክሽን በህንፃ ግንባታ ላይ ብዙ ነገሮችን ይፈጠራሉ። አብዛኛው አዲስ መሃንዲስ መቶ ስራውን ይከብደዋል እና ስራ ሊያበላሽ ይችላል። ያ ስራ ግን በማባረር ሳይሆን ክፍተትን አይተን ነው የምናስተካክልበት እና በዚህ ልክ ነው እኔ የምስማማበት ሀሳብ ስለዚህ ችግርን እያየህ ነው። ችግር ገብተዋል ብዬ ነው መጀመሪያ የምጠብቀው። አዎ ገብቶኛል። እና በዚህ በዚህ መልኩ ታስተካክላለህ ከአሁን በሀላ አሳይቼሐለው። እንደዚህ እንደዚህ ነው የምትዘው ብዬ ነው በሀሳብ ማስረዳው እንጂ ስላበላሸ ምናምን በቅጣት በማባረር ምናምን አላምንበትም። በቃ ችግሩን ማወቅ አለበት።

ቀልድ መናገር ትወዳለህ? ሚለው አዎ በደንብ ነው የምወደው። ምክንያቱም ቀልድና ቁም ነገር እኔ በጣም የምታወቀውበት ነው። ምክንያቱም ከጓደኞቼ ቁጭ ብለን ሽይ ስንጠጠጣ ሁሌ በቀልድ ነው የምጀምረው። እና አው መጣ ቀልደኛው መጣ ብላ ምን ብሎ ነው የሚያሞግሱኝ እኔ ቀልድ መናገር እወዳለሁ ምክንያቱም ቀልድ እኔ እንደ እንደ እንደ ሞቲቬሽን እንደ መነቃቂያ ነው የምጠቀመው ምክንያቱም በዚህች ሀግር ሀገር ቀልድ ከተናገርክ ካሳክ መኖር አትችልም ምክንያቱም አንዱ የ ጭንቅላት ነው። ያለው የጭነሳ የ የስራ አጥነት የምታጠፋው በመቀለድ ነው ስለዚህ ቀልደን ደሞ ነገሮችን ከሳቁ ያው ደስተኛ የምሆን ሰው ከሆነ ያው መቀለድ ምንም የሚከብድ ነገር አይደለም እና እኔ ሁሌ በጣም ነው የምቀልደው እና ዝም ብለን ቁጭ ብለን ማለት ወንበር የሆነ ማለት ለብዙዎች ሆነን ቁጭ ስንል ወንበር ስናጣ የሆነ ጓደኛ አለ ጺም የሌለው ጓደኛ አንተ ተነስ ሂድ አምጣ ለምን እኔ ጺማም እያለሁ አንተ ቁጭ ትላለህ እንዴ ምናምን ይለናል በቃ እሱ በዛ ቀን ነው የሚሆነው እንዴት እንደዛ ትለኛለህ እኔ ጺም ስለሌለኝ እንዴ ልጅ መሆን አለበት ምናምን ብሎ በቃ በጣም ነው የምንለው እና ከዛ አሁን ትንሽ የሆነ ጺም ነገር ጀምረዋል አሁንማ ትልቅ ሁኛለሁ ከአሁን በኋላ እኔ ወንበር አላመጣም። ወይም የሆነ ነገር አልላክም ምናምን ብለን ነው የምቀልድ ስንመጣ መልሰው ስለዚህ ቃል መናገር እወዳለሁ ሁሌ በሄድኩበት በጣም በሰርግም በሁሉም ሁሉም በማህበራው ጉዳይ ሲሄድ እኔ በቀልድ ነው የምታውቀው እና ያውም ሚቀልድ ሰው ቀጥታ ካገኘሁ ደግሞ በጣም ደስ ይለኛል እኔ ስለሚያግዘኝ ማለት ነው እኔ አሁን መለፍለፍ የለብኝም ዛሬ አጋዥ አግኝቻለሁ ምናምን ነው የምለው። የምለው እና ያ ሰው ደግሞ ስለሚያቀኝ በጣም ይስቃል ስለዚህ ቀልድ አንዳንዴ ጥሩ ነው። ብዙ ጥቅም አለው እኔ የምቀልደው ዝም ብዬ አይደለም። ስትቀልድ ብዙ ሰው ይዝዝናናል። ያ ችግሩን ትቶ በሳቅ ምናምን ይታደሳል። ስለዚህ ብዙ ሰዎች እኮ ለመታደስ ብዙ ብር ያወጣሉ ሆኖም ግን እኛ ግን አይታወቅንም እንጂ ቁጭ ብለን የመሳቃችን የመቀላለዳችን ጥልቁን የጸጋችን ሀብት ነው በዝጋቤር የሰጠነው ዘንድ ማለት ነው ስለዚህ የሆነ ነገር ብር አላገኘንም ብለን አንጨነቅም ያ ብር ደስተኞች ሆነን እናገኘዋለን። ብዙ ሀብታም እኮ በቃ በጣም ብዙ ብር ኖሯቸው ግን እየተጨናነቁ የሚኖሩ ምክንያት ምንድነው በቃ የሚያዝናናቸው ነገር ስላጡ ነው። በብራቸው ይሞክራሉ በዛ ያሳብዳቸዋል ስለዚህ ቀልድ መኖር በጣም ጠቃሚ ነው። መብዛትም የለበትም ስራችን ትተንም መቀደድ የለብንም። ግን በትርፍ ሰዓታችን ግን ዝም ብለን ጫትቤት ከመሄድ ይልቅ የሆነ ውሃ እየጠጣን መቀላለድ አለብን ብዬ ነው ማምነው። ቁም ነገርም አለው እንቆ ስትቀልድ ብዙ ነገር አብዛኛው የሀገራችንን ቀልድ እኮ ነው ቀልድ እኮ ቁም ነገር ነው የሚያስተላልፋት ለመንግስት ምክር ይሰጣሉ። ለግለሰብ ምክር ይሰጣሉ ለራሳቸዎ በራሳቻው ምክር ይሰጣሉ እና በዚህ ደረጃም ብንወስደው የተሻለ ነው የሚሆነው ብዬ ነው እኔ የማምነው ስለዚህ ቀልድ መቀለድ ያው እኔ በጣም ነው የምወደው ከመጠን በላይ ማለት ነው። ስለዚህ በዚህ ደረጃ ይወስድልኝ ብዬ ነው የማስበው በአገራችን ልማድ በጣም በቀልድ የሚታወቁ ሰዎች አሉ አንጀራቸውን በቀልድ ያሳድጉ ልክ እንደ ኮሜዲያን ያው በረከት የሚባል አለ። እንደሱ አይነት ማለት ነው በጣም ብዙ ቀላጆች አሉ። የሚገርም የሚገርም ቀልድ ነው የሚቀልዱበት በዛ አይደለም በሀገራችን ደግሞ በጣም እውቅና ያገኙ ሀብታቸው በዛ ያካበቱ ስለዚህ ቀልድ ወደ ጥሩ ይመነዘራል ይቀየራል በዛ እየቀለድክ ደግሞ ሀገርን እያዝናናህ ማለት ነው በዛ መቀጠል ይቻላል ብዬ ነው እኔም አምነው ስለዚህ ቀልድ ማለት ቁም ነገር አለው። ብዙ ሰው ከአንተ ቀልድ ሰምቶ፤ ከጭንቀት ወጥቶ፤ ጭንቀቱን ረስቶት ስራውን ጀምሮ ወደ ጥሩ ደረጃ የደረሰ አለና በጣም ብዙ ነገር የሚያስተላልፉ አሉ። እንደ መንግስት እንዳልኩት ደግሞ ወደ ትክክለኛ ቦታ የሚያመጡ አሉ በቀልድ ስለዚህ ቀልድ በጣም ትልቅ መሳሪያ ነው። ማለት በሰላም ሆኖ እየተረዳዳ፤ እየተነጋገርክ፤ እየቀለድክ፤ ሀሳብን የምትተካከልበት ነው። ምክንያቱም አንዳንዱ ሞኞች መንግስት ለማስተካከል ጫካ ወጥቶነው ሰው ገድለው ምናምን ነው መንግስት ለመገልበጥ ወይ የሚሞክሩት አብዛኛው በቀልድ ነው የሚተዳደሩት መንግስት በቀልድ ነው የሚያስተካክሉት ስለዚህ ሁላችንም በቀልድ በሳቃችን ተመካክረን ነው ማደርግ ያለብን እንጂ ጫካወተን